ኢሜል በጣም እጠቀማለሁ ብዙ ኢሜሎችን እጠቀማለሁ። ሶሻል ሚዲያ ላይ ማለት በማህበራዊ ሚዲያ ላይ የተለያየ ነገሮችን ስለምጠቀም። ኢሜል እጠቀማለሁ ብዙን ጊዜ። ወደ አራት አመት የሚሆኑ ኢሜሮች አሉን። በብዛት ኢሜል እጠቀማለሁ የቀኑን ተቀን ዉሎዬ ከኢሜል ጋር የተገናኘነው። ኢሜሎችን እጠቀማለሁ ኢሜል እጠቀማለሁ ወይ ለሚለው ጥያቄ እኔ መልስ አዎ ኢሜል እጠቀማለሁ ነው።